እኔ አብዛኛው ጊዜ ዜና የማገኘው ከሬዲዮ ከቴሌቪዥን እና ከጋዜጦች የት ከተለያዩ እንትኖች ከጋዜጦች እና ከሬዲዮ ከመሳሰሉት የተለያዩ ዜናዎችን ወቅታዊ ዜናዎችን አገኛለሁ። ስለዚህ አብዛኛው ጊዜ ግን የምከታተለው ሬድዮ እና ቴሌቪዥን አልፎ አልፎ ደግሞ ጋዜጦቹን እከታተላለሁ ማለት ነው። በትምህርት ቤት የሚኒ ሚዲያ አካባቢዎች የተለያዩ ድንቃድንቅ ታሪኮችን እና ዜናዎች አብዛኛው የምናገኘው ከሬዲዮ እና ከቴሌቪዥን ነው። የተለያዩ አለም አቀፍ ዜናዎች የምናገኘው ከቴሌቪዥን ከአለም አቀፍ ቴሌቪዥኖች ማለት ነው። ከእነሱ የተለያዩ ዜናዎችን አገኛለሁ ማለት ነው። ይሄን ስለጠየከኝ በጣም አመሰግናለሁ።

ይቅርታ መጠየቅ በጣም ቀላል ነው። ግን ከዛ በፊት ማወቅ ያለብን ይቅርታ ለምንድነው? የምንጠይቀው ይቅርታ የምንጠይቀው ላጠፋነው ጥፋቶች ሰዎችን ላለማስቀየም ስንል ይቅርታ እንጠይቃለን። ስለዚህ ይቅርታ መጠየቅ በጣም ቀላል ነው። ስለዚህ ማንም ሰው ላጠፋው ጥፋት። በእግዚአብሔር ዘንድ ይቅርታ መጠየቅን በጣም የሚያስፈልግ ነገር እና በጣም የሚደገፍ ነገር ስለሆነ። ሰዎች ሰውን ሲያስቀይሙም ሆነ ማንኛውም ጥፋት ሲያጠፉ እኔንም ጨምሮ ማለት ነው። ይቅርታ መጠየቅ በጣም ቀላል ስለሆነ ይቅርታ ብንጠይቅና ላጠፋነው ጥፋት ይቅርታ ማንንም ሰው ብንጠይቅ በጣም ጥሩ ነው። አበረታታለሁ ይቅርታ እንጠይቅ እላለሁ። ይቅርታ በጣም ጥሩ ነው በጣም ቀላል ነው ሰዎችን ይቅር ስንል ይቅር እንባላለን ማለት ነው። በሃይማኖትም በጣም የሚደገፍ ነገር ስለሆነ ይቅርታ መጠየቅ ሰውን ጥሩ ነው። እና በጣም ቀላል ነው በጣም ቀላል ቀላል ስለሆነ። ሰዎች ላጠፉት ጥፋት ላጠፋነው ጥፋት ለተሳሳትነው ስህተት ይቅርታ መጠየቅና በጣም ቀላል ስለሆነ። እግዚአብሔርም ይቅር ይለናል ስለዚህ ይቅርታ መጠየቅ ያስፈልገናል ማለት ነው።

የሙዚቃ መሳሪያ ትችላለህ ብለህ ለጠየከኝ ጥያቄ? አብዛኛው ጊዜ ሙዚቃ በተማሪ በነበርኩበት ጊዜ እንደ ክራር እሞክራለሁ ክራር በራሴው ሰርቼ ለትምህርት ቤት የሙዚቃ ፕሮግራም ነበረ ለሱ የክራር እሞክር እሞክር ነበረ። ግን አብዛኛውን ጊዜ የተለያዩ የሙዚቃ መሳሪያዎችን። መጫወት እፈልጋለሁ እድሉን ባገኝ ልክ እንደ ኦርጋን የመሳሰሉትን እንዲሁም የኢትዮጵያ የባህላዊ የሙዚቃ መሳሪያዎችን እንደ ዋሽንት። የመሳሰሉትን እንዲሁም በቤተክርስቲያን ውስጥ እንደ ከበሮ ከበሮ ለእምነት አግልሎት የሚጠቅም ቢሆንም እሱን እችላለሁ። አልፎ አልፎ አንዳንድ ቦታ በዘመናዊ መልኩ ከበሮ ለሙዚቃ አግልሎት እንደሚጠቀሙበት ይታወቃል። እኔ ክራርን በራሴው ለትምህርት ቤት ለሙዚቃ ፕሮግራም የሰራሁትን እና እሞክር ነበረ። በጣም የሚያስደስት ነው። የሙዚቃ መሰረታዎችን ብንጫወት እንዲሁም ብንሞክር ጥሩ ለመዝናናት ሰዎችንም ለማዝናናት ራሳችንንም ልንዝናናበት ስለምንችል የሙዚቃ መሳሪያዎችን መጫወት በጣም ጥሩ ነው። እኔም በጣም እወዳለሁ አመሰግናለሁ ስለጠየከኝ።